ባህላዊ ልብስ እኔ አሁን በአሁን ሰዓት ላይ ባህላዊ ልብስ የለኝም። አውቃለሁ ባህላዊ ልብስ ለተለያዩ ብዙ ነገሮች ይጠቅማል ባህላዊ ልብስ። ይሄ አሁን ለተለያየ ፋሲካ የተለየ በዓላት ምናምን ሲኖረው ያው የባህል ልብስ ነው የሚለበሰው ጥምቀት ምናምን ሲኖር የባህል ልብስ ነው ሚለበሰው። እና እኔ ያው እንትን ነው አልነበረኝም እድሉን የማሰፋትም ሆነ የመለበስ እንትን ቻንስ እድል አላገኙም ወይም ደግሞ አስቤበትም አላውቅም ማለት ይቻላል። እንዲህ የባህል ልብስ ለመልበስም ሆነ ለማስፈት አስቤበት ስለማላውቅ ብዙም ፍላጎቱም አልነበረኝም። እና ያው ብለብስ እንትኑም ይከብደኝ ማሰራቱ ምናምን ገና ትንሽ ይከብዳል እዛ ብዙም ቻንስም እድሉም አልነበረኝም ማለት ነው። እና ያው እንግዲህ አሪፍ ነው። አሁን ከዚህ በኋላ እንግዲህ አስቤበታለሁ አስብበታለሁ ለወደፊት አሁን እንኳን አላሰብኩም። ወደፊትም ማሰበው እንግዲህ ያው እንትን ለማለት ነው። ይሄ ለማሰፋት ነው ያው በጣም አስፈላጊ ነገር ነው። የባህል ልብስ ቢኖረኝ እኔ ለባህር ጊዜ ምናምን ነው የሚለበሰው የባህላዊ ልብሶች ደግሞ የባህላት ጊዜ ጥምቀት ጊዜ ምናምን እንዲህ የተለያዩ ብሄር ብሄረሰብ ምናምን በዛ ጊዜ በቃ የተያየ ባህል ልብሶችን ብለብስ በጣም ደስ ይለኛል። አንድም ከባህል ጋር የተገናኘ ለራስ የሚሰጥ ደስታ አለ። እንዲህ ዝም ብሎ ልብስ ብቻ አይደለም። ለራስ የሚሰጥም ደስታ ስላለው ያው ያንን የባህል ልብስ ለብሼ በቃ የተለያዩ በዓላትም በአክበር ምናምን ደስ ይለኛል። እና ያው ለወደፊት እስቲ አስብበታለሁ ማሰፋቱ ላይ ምናምን እና መልበስ ላይ እንግዲህ አሁን እንደዛ ነው

የሰላሳ የሆን እኔ ተማሪ ነኝ ተማሪ ስለሆንኩኝ ያው የትምህርት ጊዜዬ እንትን ነው ያው እንደ ማንኛውም ትምህርት ቤት እኛ ማርፈር ስለማይቻል ቢያንስ እስከ ሁለት ሰዓት ተኩል እንትን መገኘት አለብን። ትምህርት ቤት ውስጥ ካልሆነ በር ስለሚዘጋብን ማለት ነው። ከዛ እስከ ዘጠኝ ሰዓት ከሩብ ነው የሚሆነው እንደዛ ማለት ነው። ሁለት ሰዓት ከሰረን ገባልን በቃ ከዛ በፊትም መምጣት ይቻላል። ግን ሁለት ሰዓት ከአስር ላይ ነው። ያው እስከ መግባት የመጨረሻ ላይ የሚፈቀደው ማለት ነው። ሰዓት እና እንደዛ ከሆነ በር ይዘጋል። እስከዛ ከዛ እንዴት ነው ሚሆነው? እስከ ዘጠኝ ሰዓት ከሩብ ነው። እሱ ብቻ ሳይሆን ሰኞ ማክሰኞ እና ሀሙስ ሰኞ ማክሰኞ ሀሙስ እና ቅዳሜ እለት እንትን አለ። ተጨማሪ ምናጠናበት ትምህርት ቤቱን ሚያስጠናን የሆነ የቱቶሪያል የሆነ እንትን ሚረዳን ክላስ አለ ሚረዳን ትምህርት አለ ሚረዳን አለ። እሱን ነው ምንጠቀምበት እሱ ይሆናል ያ ሲጨመርበት ያ ሰዓት ደሙ። ከዘጠኝ ሰዓት ተኩል እስከ አስር አስራ አንድ ሰዓት ነው። ለአንድ ሰዓት ተኩል ያለው ሁለት ክፍለ ጊዜ ነው ምንማረው። አንድ ሁለት ክፍለ ጊዜ ምን ደግሞ ሰኞ እሮብ አረብ ማለት ነው። ከዛ በኋላ ደግሞ እንትን አለ ቅዳሜ ደግሞ ከሁለት ሰዓት ተኩል እስከ ስድስት ሰዓት። ያ እሱን ደግሞ አራት ክፍል ጊዜ ነው የምንማረው። ሁለት ተምረን ሁለት እንማራለን አስራ አምስት ደቂቃ እረፍት አለ ከዛ ሁለት እንማራለን። በቃ እንደ ስድስት ሰዓት አካባቢ ይለቁናል ማለት ነው። ያ ነው የስራ የእንትኑን ጊዜ ያው ከሰኞ እስከ አርብ ያለው ቀን እንትን ነው የምናደርገው።

ሩዝ በጣም ነው ምወደው እኔ ሩዝ ሲጀመር በነገራችን ላይ ሩዝ ድሮ ላይ ብዙ ደስ አይለኝም ነበር። በጣም ነበረ በጣም ነበር የሚያስጠላኝ ሳይሆን በቃ ብዙም ደስ አይለኝም ይሄ። ስንት ስምንት ክፍል ምናምን እኛ ነው በቃ ብዙም ደስ አይለኝም ደስ የማይለኝ ምክንያት አንደኛ ነገር አሰራሮ ነበር። ሲሰራ እኛ ቤት በቃ በነጭ ነበር የሚደረገው ነጭ ነበር በቃ ነጭ ነው ሽንኩርት ዘይት በቃ እንደዛ ብቻ ነበር እና ብዙም ደስ አይለኝም ነበር። ያን ጊዜ በጣም ነበር በቃ ለመጨረስ ራሱ ክላስ ትምህርት ቤት እያለሁ ስበለ በቃ በጣም በጣም እየደከመኝ እያሰጠላኝ ነው የምጨርሰው። ያን ጊዜ እና አሁን ላይ ነው በጣም እንትን ያለኝ በጣም ደስ ያለኝ አሁን ነው እንዴ አሰራሩ እንዴት ነው? በእርድና በድንች ምናምን ተደርጎ ከዛ እኔ ደግሞ ሚጥሚጣ አረግበታለሁ። አንድ ላይ ለውሼ ምናምን ነው በጣም ነው የምወደው። እና እሱን አንዳንዴ ነው ምንበላው እሱን አሁን ትንሽ አያቴን እያመማት ስለሆነ በእሷ ርዝም ስትበላ በእሷ መብል በሷ ምክንያት እንግዲህ መብላት አልቻልንም። እና እንትን ከብድ ማለት ያቁመናል። እና ለጊዜው ግን ያው አንዳንድ ጊዜ ያው እንበላለን ብዬ አስባለሁ። እንግዲህ በጣም ነው እኔ አንደዛ የምወደው ያኔ እንደዛ ያህል የምጠላው። አሁን ላይ በጣም እንድወደው ነው ያረገኝ ደግሞ ያው እምንበላበት ቀን ደግሞ በቃ የሆነ ራቅ ራቅ ይል ነበር እሁድ እሁድ ነው። በብዛት እንደውም አዘውትረን እሁድ እሁድ ነው እምንበላው ምናምን በቃ በጣም ነበር ደስ የሚለኝ። አሁን ላይ ያው በአያቴ ምክንያት መብላት አልቻልነም። ያውም ያኔ ያኔ የሚደብረኝ ሰዓት ጊዜ በቃ በቃ ቢያንስ በሳምንት ሁለቴ የሳምንት ሶስቴ ነበር። የሚከተትልኝ ትምህርት ቤት እና ብዙም ደስ ይለኛል ነበር በነጩ ስለነበር። አሁንላይ በጣም የምወአት በቃ የሆነ በጣም እየቀነሰ መጣ ምናምን አሁን ላይ ጭራሽም መብላት እራሱ አልቻልኩም ማለት ነው። እና እንግዲህ ያው ወደፊትም እንግዲህ ማለቴ ትንሽ ቆይተህ እንግዲህ እኛም እንደምንበላ ምናምን እንግዲህ ተስፋ አደርጋለሁ ማለት ነው።

ከፀሀይ እኔ እንግዲህ ምንም እምጠብቅበት ነገር የለም። ፀሀይ እየቀጠቀጠኝ ነው የምራመደው በተለይ። የተማሪ ስለሆንኩኝ አንዳንዴ እስከ ዘጠኝ ሰዓት ምናምን ላይ ያው ፀሀይ ትወጣለች። እንግዲህ ፀሀይ እኔ በመንገድ ከትምህርት ቤት ስመለስ በጣም ነው የምቀጠቅጠኝ። በተለይ የስድስት ሰአቱም በስማአም በጣም ነው የሚከብደው እሱ። በአናት ትክክል የሚሆንበት ጊዜ ነበር ሲገባ በአናት ትክክል የሚሆንበት ሰዓት ነው። እና በቃ ፀሀይዋ አናታችን ላይ አናቴ ላይ ነው የምትወጣውና በቃ ምንም እምከላከልበት። ኮፍያም አላጠልቅም ኮፍያ የለኝም ሲጀመር። የብቻው ነው ይሄ እንትን ደግሞ ብዙ አለብስም ይሄ ቲሸርት እንትን ምናምን። ሹራብ ምናምን ኮፍያ ያለው ሹራቦች ምናምን ብዙ አልለብስም እና። እንግዲ ፀሀይዋ ያው ቅጥቅጥ ነው የምታደርገኝ ያው። ግንባሬም ምናምን ጠቁራል በእንትን አማካኝነት እሱ በመስታወት አማካኝነት ነው። ግንባሬ የጠቆረው። እና ያው የምጠቀማቸው ያው ሰንስክሪንም ምናምን ብዙ ነገር አልጠቀምም። እኔ በቃ ጀስት ዝም ብዬ ነው ለፀሀይ እንትን የምለው ያው በተቻለኝ አቅም እንግዲህ። ጥላው ላይ ለመሆን ምናምን ነው እንጂ የምሞክረው። እንትን ይሄ ሰንክሪንም ሊሆን ይችላል ኮፍያ ምናምን እነዚህ ነገሮች አልጠቀምም ማለት ነው።

እኔ የምወደው ቀለም ያው ከልጅነቴ ጀምሮ እኔ የምወደው ቀለም ሰማያዊ ነው። ያው በጣም ነው የምወደው እና እንግዲህ ቀለም ላይ እንግዲህ ያው ብዙ ነገሮችን በማስተያየት ነው ለምሳሌ ያው ሰማያዊ ብወድም ሰማያዊ የምወድበት መንገድ አለ ሌሎችም ቀለማትንም ደግሞ የምወዳቸው መንገድ አለ። የሆነ ከእቃ ጋ ምናምን ሲሆን ነው ለምሳሌ። አሁን ቤት አሁን የሆነች ክፍል ሰማያዊ ስትቀባ ደስ ትላለች። እንዲህ በቃ የተለያየ አሁን ለምሳሌ ሱሪ ምናምን ላይ በቃ የምወደው ቀለም የሆነ ጠቆር ቢል ወይ ደግሞ ቃሪያ ሱሪ ነው የምወደው። ሌላ ደግሞ ቲሸርት ምናምን ነጭ ሲሆን ምናምን ብቻ ከ እንትን ወደ እንትን ይለያያል። የምወዳቸው ቀለሞች ያው በዋናነት የምወደው ግን ያው ሰማያዊ ነው። ግን ያው በተለያዩ ነገሮች በልብስም በቲሸርትም በተለያዩ በቤትም ሊሆን ይችላል ምናምን አሁን ለምሳሌ የሳሎን ቀለም ነጭ ቢሆን ነው ደስ የሚለኝ ነጭ ቀለም እወዳለሁ። የሳሎን ላይ። በተለያዩ ጫማ ምናምን ላይ ሊሆን ይችላል ጫማ እንደ አይነቱ ይለያያል ብዙ ጊዜ አሁን እንትን ላይ ጫማ ላይ ደስ የሚወደደው። ከእትን ላይክ ሱሪ ላይ ሊወደው እችላለሁ ሱሪ ላይ የምወደው ቲሸርት ሌላ ሊወደው ይችላል። ብቻ በጣም ይለያያል ግን ያው በዋናነት የምወደው ሰማያዊን ነው።

የማስታውሰው አዎ እኔ በደንብ ነው ያለው በጣም ደስ የሚለኝ መምህር ነበር። አራተኛ ክፍል ያስተማረኝ መምህር ነው። ስሙ ገመቹ ይባላል እና በጣም ማትስ መምህር ነበር በጣም ነበር ደስ የሚለኝ በጣም ነበር የምወደው። በስመአብ ወደ በጣም አምስትም ስድስት እና አራት አምስት እና ስድስት ነው ያስተማረኝ እሱ መምህር ማለት ነው። እና በጣም የሚገርም መምህርን በጣም ጎበዝ ነው። አይቀልድም ሲያስተምር በጣም ጎበዝ ነው። ትምህርቱ ላይ ማለት ነው እንጂ በኖርማል የሚያስቅና የሚያስደስት ነው። እኔም ደግሞ በዛን ጊዜ ማትስ እንትን ነው። ይሄ ማትስ በዛን ጊዜ በሱ ጊዜ ሁለቱንም ሴሚስተር መቶ ነበር የመጣሁት። ማትስ ማለት ነው እና አንዳንዴ ራሱ በቃ የሆነ ይሄ ሲያመልጠኝ ምናምን የተለያየ እንደን ፈተና ምናምን ሲያመልጠኝ በቃ ሰራ አንድ ቀን የማረሳው። እንዲህ ቀርቼ ምናምን አልተመቸኝም ነበር እና። እንዲህ ሆኖ ከዛ በኋላ ትሰራዋለህ ብሎ አምስት ከአምስት ሰጥቶኝ ነበር ማለት ነው። የንቀን ምንም ምንም ሳይፈተነኝ ምናምን ትሰራ የለም ብሎ አምስት ከአምስት ሰጥቶኝ ነበር። እና አሁንም አለ ያው እሱ የሚያስተምረው እታች ክላስ ስለሆነ ነው ከሰባተኛ ክፍል ጀምሮ ነው። ከእሱ ጋር እንግዲህ እንትን ያልነው እሱ ማስተማር እኛን ያቆመው ከሰባተኛ ክፍል ጀምሮ። አዲስ አስተማሪ ገባልን በዛ ጊዜ ያው። ማለት ማትስም በዛ ጊዜ አሪፍ ነበር ግን ትንሽ እየቀነሰብኝ የመጣ ፋርት ነው። እኔ ስንት አስረኛ ክፍል ማነውም? አራተኛ ክፍል እያለሁ መቶ ነበር ሁለቱም ሴሚስተር የማጣሁት። አምስት እና ስድስት ዘጠና ቤት ነበር ትንሽ ትንሽ ኤክሶች ምናምን ለዘጠና ቤት ነበር። ሰባት ላይ ፍልስጤም ስትል ዘጠና አምጥቼ ነበር ከዘጠና ምናምን ዘጠና አንድ ነው ሲመስለኝ። ሰከንድ ሴሚስተር ነው ትንሽ የወረደብኝ ወደ ሰማንያ ቤት ምናምን። የወረደብኝ ስምንተኛ ክፍልም እንዲህ አካባቢ ነው። ሰማንያ ምናምን ቤት ነው ስምንተኛ ክፍልም። ዘጠኝ ዘጠኝ አሁን በስመአብ ዘጠኝ። ትንሽ በጣም የወረደብኝ ፓርት ነው ዘጠኝና አስር የወረደብኝ ፓርት ነው። አስራ አንድ እንደውም አሪፍ ነበርኩኝ ምንም አይደለም። አስራ ሁለተኛውም እንግዲህ ትንሽ ይምዝቅ ብሏል እንግዲህ ከፍ የሚል ይመስለኛል እንግዲህ። እና በብዛት በቃ ብዙ ጊዜ። እሱ ነው ትዝ የሚለኝ ማትስ ላይ ምናምን አሁን። የሆነ እንትን ሲከብደኝ የሆነ ማትስ የሆነ ያልገባኝ ነገር ካለ ይሄን እሱ ቢያስተምረኝ ምናምን አለው። ይሄን እኮ እሱ አስተማሪያችን ቢሆን ምናምን ብዬ። ብዙ ነገር አስባለሁ እና ያው ትዝ ሲለኝ ምናምን ያስተማረኝ ነገር። ያው እሱ ምንድነው? በጣም ጎበዝም ስለነበር የዛን ጊዜ። ሲያስረዳን በደንብ መከታተል በደንብ ነው የምሰራው። ፈተናዎች በደንብ ነው የምሰራቸው ይሄን የሱ የሚያወጣውን ክላስ ወርክም ምንም በቃ ምንም አይቀረኝም። እንደዚህ ነው የማደርገው እና ያው በጣም አሪፍ አስተማሪ እና በጣም ጎበዝ አስተማሪ ነበር።

ገመድ ገመድ ይሄን ያህል ብዙ የምትጠቀም አይነት ሰው አይደለሁም። ገመድ ብዙ ለተለያየ ነገር እንደሚጠቅም አውቃለሁ ግን እኔ ብዙ ጊዜ ከስራዬም ከውሎዬም አንፃር ገመድ የምትጠቀመበት እድል በጣም ጠበብ ነው። ያው ገመድ የሚያስፈልገው የተለያዩ ለተለያዩ እንትኖች ለማሳር ምናምን ነውና ለመጎተት ምናምን ሊሆን ይችላል። እነዚህን ነገሮች እኔ አላደርጋቸውም በግሌ ስለማላደርጋቸው እነዚህን ገመዶች ያው የምትጠቀመበት እድል በጣም ጠባብ ነው። እነዚህን ገመድ ያው ገመድ ግን ያው ብዙ ጥቅሞች አሉት። የተለያዩ እቃዎችን ምናምን ለመጎተት ጎትተን ለመሄድ ሊሆን ይችላል። ለማሰር በተለይ ብዙ ጊዜ የተለያዩ ሲኖስራክ ምናምን እንትን ሲጭን ቤት ቤቢት ውስጥ እቃዎች ማም ሲጭን ያው እንዲይወድቅበት የገመድ ሙናምን ተጠቅሞ ነውና። ባላንሱን ጠብቆ የባላንሱን ካልጠበቀ ከባድ ነው እቃውም ልጎዳ ስለሚችል እንትን አድርጎ ባላንሱን ጠብቆ በገመድ አስሮ ነው። እንትን የሚለውና የተለያዩ በቃ የፍራሾችን ይሁን ፍራሽ አጣጥፈን ለመያዝ ምናምን ገመድ እንጠቀምበታለን። ለብዙ ነገሮች ያው እኔ አልጠቀምባችሁም እንጂ የተለያዩ ጥቅሞችን ብዙ ጥቅሞችን እንዳለው አውቃለሁ ገመድ የተለያዩ ጥቅሞች አሉት። ተወጥሮም ያው ልብስ እንትን ሊልበት ይችላል። ተወጥሮም ያው ልብስ ሊሰጣበት ይችላል። የተለያዩ ነገሮች ነው የሚደረግበት አለ በቃ እንደዛ ነው።

እኔ የምወደው ከተማ ድሬዳዋ ነው። ደስ የሚለኝ ከተማ እንግዲህ ድሬዳዋ። ለምን ያልኩበት ምክንያት። ያው አንድም ሰዎቹ ናቸው ሰው በጣም ደስ ይላል ይባላል ፈተና ያለ ነው ይባላል ሰላም ያለበት ቦታ ነው ይባላል። እና እነዚህም ነገሮች ብዙ አሉባቸው ሰዎችም ደስ ያሉ ሰዎችም ፍቅር የሆኑ ሰዎች ናቸው። የተለያዩ ኑሮም ያው ከኑሮም አንፃር ረከስ ያለ ኑሮ የሚኖርበት ነው ይህ ኑሮ ርካሽ ነው። ከሌላ አንፃር ሲነጻጸር ርካሽ የሚባል ኑሮ ነው የሚኖርበት። የተለያዩ ባህሎች ምናምን ያሉበት ነው። እና ያው እዛ እኔ አንድ ቀን እዛ ሄጄ ብጎበኝ የተለያዩ ታሪካዊ ቅርጾችም ያሏት ቦታ ነች። የተለያየ ነገር ያላት ነገር የተለያየ ነገር ያላት ከተማ ስለሆነች። አንድ ቀን ያው አመቻችቼ እንግዲህ ያንን እንትኖች ባይ ይሄ የተለያዩ እንትኖችን ምንድነው? ቅርሶችን ምናምን ሀገሬ ሰው ነው በቃ ማለቴ ከተማዋን ብጎበኝ በቃ ከዛም ለትንሽ ጊዜ ብቀመጥ። አየኑን ምናምን እንትን በቃ በጣም ደስ የሚለኝ ቦታ ያው ያ ቦታ ያድሬ ነው። ያው ያልኩበትም ምክንያት እንግዲህ እነዚህ ናቸው። የተለያዩ ደግሞ ያም ደግሞ ምክንያት አለ እንግዲህ። አንድም ደግሞ በጣም ደስ የሚለው ነገር ይሄ የተለያዩ ሀሳቤም በውጭ ላይ የሚሰሩ ምግቦች አላቸው የሚጠበሱም ምናምን። ሀላዋ ፈጢራ ምናምን እነሱ ጋር በደንብ አሰራሩም ያለው እነሱ ጋር ነው። እና እዛም ሄጄ ደግሞ ከእነሱ እንዴት እንደሚሰራ ምናምን። ማወቅ እፈልጋለሁ። በተለይ በደንብ የሚታወቁት ደግሞ በጁሳቸዉም ጁሳቸውም በጣም ሀሪፍ ነው ይባላል። እና እንደዛም በዛ ላይ ብዙ ነገሮች ብቻ እዛ ሂጄ ያው መጎብኘትም ማየትም እፈልጋለሁ ማለት ነው።